በመስመር ላይ ትማራለህ ነው። በመስመር ላይ ለመማርም ትንሽ ከባድ ነው። ምክንያቱም ብዙ ችግሮች ሊያጋጥሙ ይችላሉ ለምሳሌ። የአካል ጉዳት ላይ ችግር ሊመጣ ይችላል። ምክንያቱም ብዙ መገፋፈቶች ስለሚኖሩ ከሰዎች ጋር። መጋጨት ምናምን ስለሚኖር ጉዳትም ይከሰታል ማለት ነው። ስለዚህ በመስመር ላይ ለመማር ይከብዳል ማለት ነው

ማር ትወዳለህ ነው ጥያቄው? ማር እወዳለሁኝ ምክንያቱም እንግዲህ ማር ሀይልና ሙቀት ሰጪ ከሚባሉ ምግቦች መካከል በቅድሚያ በአንደኛነት ደረጃ ሊጠቀስ የሚችል ምግብ ነው ማለት ነው። ስለዚህ ሰውነቴን ባህል ለሙቀት እንዲገነባ ስለምፈልግና በደንብ ራሴን ሀይል ማግኘት ስለምፈልግ ማር እመገባለሁ ማለት ነው። እንግዲህ ማር በተለይ በእኛ አካባቢ በጣም ተወዳጅ የሆነ በጣም ጣፋጭ የሆነም ምግብ ነው ማለት ነው። ስለዚህ እሱን በጣም አሪፍ ነው ማለት ነው።